ዛሬ የመጀመሪያውን እንግዲህ ያው ሻይ በዳቦ ነው እንደዛ ነው የበላሁት ቁርሴን። በሱ ነው የጀመርኩት እንግዲህ ቀኔን የመጀመሪያ ምግቤ የዛሬ። ሻይ በዳቦ።

አኗኗሪ እንግዲህ ያው እዚህ አዲስ አበባ ስለሆነ አዲስ አበባ ላይ ብዙም የቆላ አይነት ባህሪ ስለሌለ ምንም አይነት የትንኝ መረብ የመጠቀም ልምድ የለም ስለዚህ አልጠቃምም። የትንኝ መረብ አልጠቀምም።

በእኔ አቅራቢያ አሂን ያለው ቀለል ያለ የገበያ ቦታ ነው ትንሽ ወረድ ካልኩኝ ትልቁን የአፍሪካ ትልቁን የመርካቶ ገበያን በጀርባዬ በኩል አገኘዋለሁ በእኔ አካባቢ ያሉት ገበያዎች አሁን እኔ ጥቃቅንና አነስተኛ እሚባልት ናቸው።

እኔ ብዙ ጊዜ የምወደው የጧቱንና የከሰአቱን ከአስር ሰዓት በኋላ ያለውን የቀን ሰዓት በጣም እወደዋለሁ። መሃል ላይ ያለው በተለይ በበጋ ሰዓት መሃል ላይ ያለው ሰዓት በጣም ከባድ ነው። ሙቀት አለ ምን አለ ስለዚህ የጧትና የከሰዐቱን ከአስር ሰዓት በኋላ ያሉ ሰዓት በጣም ይመቸኛል።

አዎ በሚገባ በጣም ደስ የሚለኝ እንደውም እኔ ዝቅ ብዬ መሬት ስቀመጥ ምናምን ነገር ነው። እና ንጹህ እስከሆነ ድረስ ምንም ችግር የለብኝም። ምንጣፍ ላይ ምንም ነገር ላይ ዝቅ ብዬ እቀመጣለሁ አዎ እቀመጣለሁ ምንጣፍ ላይ

ሃይማኖታዊ ግብር ያው እንግዲህ አብልቼ አላውቅም። ወይም ዝክር ከሆነ ያው አልፎ አልፎ እንደዚህ በየወሩ ሚጡትን ያንን አደርጋለሁ። እና በተለይ መልኩ ግብር እንትን ብዬ አላውቅም። ግን ያማ ሃይማኖቴን አከብራለሁ።

አዎ የቀን በጀት አለ የወር በጀት አለ ለኑሮየ ለህይወቴ ለትዳሬ ለቤተሰብ ስል ያንን በጀት በፕሮግራም አስተዳድራለው በእቅድ እና በጀት አስታድራለሁ። አዎ አሁን ሰው አለበት

አዎ በመስመር ላይ ገዢ ነኝ። ህይወት እንዳለች ያው መንገድ ላይ አይደል ያለችው። የተወሰነ ጊዜ ነው ቤት ምናሳልፈው። ስለዚህ በየትኛውም አጋጣሚ ለቤቴ ወይም ለኑሮ የሚያስፈልግን ነገር በመስመሬ ላይ ካጋጠመኝ እገዛለሁ። በመስመሬ ላይ ገዢ ነኝ።

በትክክል በስራ ላይ የሚያጋጥሙ ያው ሁሌም ችግሮች ያጋጥማሉ ችግሮች ደግሞ ምንጊዜም ለመፍትሄ መንገድ ጠራጊ ስለሆኑ። በስራ ላይ የሚያጋጥሙን ችግሮቼን። በጥንቃቄ ከስራ ባልደሮቦቼቼ ጋር በመመካከር። ከራሴ በመስተካከል ስራያችንን እንፈታለን ችግሮችን እንፈታለን።

በጧት ከተነሳው ያንን አጋጣሚ እንዳያመልጠኝ አልፈልግም በጣም የሚያስደስተኝ ነገር ነው የፀሀይ መውጣት እና የፀሀይ መግባት ስለዚህ ያው የፀሀይ መውጣትን አያለሁ። ብዙውን ግዜ በጠዋት ከተነሳሁ ያንን አጋጣሚ አየዋለሁ